ኦ በጣም ደስ የሚል ጥያቄ ነው የድሮ ፎቶዎችን ትይዛለህ ለሚለው የዶሮ ፎቶዎቼን እይዛለሁ። ብዙ የድሮ ፎቶዎች አሉኝ ፎቶ በጣም ነው የምወደው። እናም እኔ የድሮ ፎቶዎች የምላቸው ከልጅነቴ ጀምሮ ለ ልደት ለልደቴ ሊሆን ይችላል ልደቴን እናትና አባቴ ሲያከብሩልኝ ከአንድ አመት ጀምሮ የተነሳችሁ ፎቶዎች አሉ። ዳቦ እየቆረስኩኝ ዶሮ በእኛ ሀገር ዳቦ ነው ለልደት ሲከበር የሚቀርበው ዋናው ነገር ዳቦ እና ለስላሳ ነው። እና ዳቦ እየቆረስኩኝ ፎቶ አለኝ እሱ ፎቶ በመኖሩ በጣም ነው ደስ የሚለኝ። እንደዚህ በልጅነቴ ምን እንደምመስል ቅላቴ ሊሆን ይችላል መልኬ ስለማይ በጣም ነው ደስ የሚለኝ። እንደውም በዚሁም ለወላጆቼ በጣም ነው የማመሰግነው። የድሮ ፎቶዎቼ የድሮ ማስታወሻ እንዲኖረኝ ምን እንደምመስል እንዳይ ስላደረጉ በጣም ጀግኖች ወላጆቼን በጣም ነው የማመሰግነው። እንደውም ያኔ ብዙም ለፎቶ ቦታ አልነበራቸውም ነበርና ግን እንደዛ ተጭንቀው ልደቴን አክብረው ከዛ ፎቶ ማንሳታቸው በጣም ነው ደስ የሚለው። እና እሱ አለኝ የድሮ ፎቶ ሌላኛው አደግ ካልኩ በኋላ ከጓደኞቼ ጋር የምነሳው ስልክ ከመምጣት በፊት ፎቶ ቤት እየሄድን የምንነሳው ፎቶዎች አሉኝ። እሱም አሁን ላይ ሆኜ ሳስታውሰው በጣም ነው ደስ የሚለኝ ጓደኞቼ አስታውሳለሁ እነሱ ጋር ያደረኩትን ያሳለፍኩት የህይወት ታሪክ ስለሚያስታውሰኝ የድሮ ፎቴን ከጓደኞቼ ጋር ያለኝ ፎቶ በጣም ነው ደስ የሚለኝ። በጥንቃቄም ስለሚይዝ አለኝ አልበሙ ውስጥ ስለማስገባቸው ፎቶ መያዣ ስላለኝ እዛ ላይ ስለማስቀምጣቸው በጣም ነው ደስ የሚለው። ከዛም አለፍ ብሎ ደግሞ ከፍቅረኛዬ ጋር ፎቶ እነሳ ነበር ድሮ እና እነዛ ፎቶዎች አሁን ላይ አግብቼ ሳያቸው በጣም ደስ የሚል። ትውስታ እንዲኖረኝ እና ደግሞ ቀንም ከኋላው ከፎቶ በስተጀርባ የተነሳንበት ፎቶ የተገናኘንበት ምክንያት ስለምጽፍ እና እሱን እንዳስታውስ ስለሚረዳኝ የድሮ ፎቶዬ በጣም ነው ደስ የሚለኝ ማለት ነው። እና ከዛ ማለፍ ብሎ ደግሞ ከወላጆቼ ጋር ከእህት ወንድሞቼ ጋር ከቤተሰቦች ጋር ድግ ሲኖር የቤተሰቦቻችን ሰርግ ሲኖር ወይም ክርስትና ብዙ አሉ ኢትዮጵያ ውስጥ የሚከበሩ ሃይማኖታዊ ወይም ባህላዊ በዓላት ሲከበር ፎቶ ስለምንነሳ አሁን ላይ ሆኜ የድሮ ፎቶዎቼን ሳያቸው። በጣም ነው ጥሩ ትውስታ የሚፈጥሩልኝ እና የድሮ ፎቶዎችን መያዝ በጣም ይጠቅማል ተጠቅሜበታለሁ ማለት ነው። ከዛ ማለፍ ብሎ ደግሞ አሁን ላይ ቴክኖሎጂውም ስለተራቀቀ ፎቶ ቤትም ሳን መሄድ ሳይኖርብን የምናገኛቸውን እያንዳንዱ አጋጣሚዎች በስልካችን በቪዲዮም ሊሆን ይችላል ወይም በፎቶ ቀርጸን የመያዝ ልምድ አለን። እና በጣም ይሄ ራሴን ማንሳት ስለመወድ ብዙ ስልኬ ላይ በጣም ብዙ ፎቶዎች አሉኝ። ከጓደኞቼ ጋር ዩኒቨርሲቲ ስገባ ከጓደኞቼ ጋር እዛ የምንተኛበት ቦታ ላይ ያለን ላይፍ ያለን ህይወት ምን ምን እንደምናሳልፍ ሲርቨን በሶ እንደምን በላ ከዛ ደግሞ ወደ መመገቢያ ስንሄድ ራቅ ይል ነበርና በፎቶ እንዘው ነበረ። ከዛም ቤተክርስቲያንም ስንሄድ እና አንዳንድ ሀገር ስንጎበኝ አሁን ኮምቤልቻ ዩኒቨርሲቲ ስለተማርኩኝ ሀይቅ ለመጎብኘት እያለሁ ቅርብ ስለሆነና እዛ ስንሄድ የመጎብኘት ልምድ ስላለን ስንጎበኝ ፎቶ ይዛለሁ ማለት ነው። አሁን እሱ ያው ከአምስት አመት በፊት ከስድስት አመት በፊት ስለሆነ የድሮ ፎቶዎች ብዬ ስለምይዛቸው አሁን ፎቶ መያዣ ላይ አሉኝ ማለት ነው። እና በጣም ደስ የሚል ትውስታ እንዲኖረን ያደርጋል እና ስልኬ ላይ በጣም ብዙ የድሮ ፎቶዎች አሉ። አሁን ላይ ሆኜ ሳያቸው መያዜ በጣም ጠቅሞኛል ብዙ ትውስታዎችን ያሳለፍኳቸው የህይወት ታሪክ እንዳስታውስ እና የረሳኋቸው ሰዎች እንዳስታውስ በጣም ይረዳኛል። እና የድሮ ፎቶዎቼን በክብር እና በቅድመ ተከተል የትኛው ከየትኛው ይቀድማል በሚል በአመተ ምህረቱ በሁኔታዎቹ ከሁኔታዎቹም አንፃር ከእድሜም አንፃር በስነ ስርዓት ይዣቸዋለሁ ማለት ነው። እና የድሮ ፎቶዎቼ ለ ገና ለልጆቼ አሳያለሁ ለዛም ይጠቅማል መያዜ

ቀዝቃዛ አየር ሁኔታ ትወዳለህ? አዎ ቀዝቃዛ አየር ሁኔታ በጣም ነው ደስ የሚለኝ። እኔ በተፈጥሮዬ ሙቀት አልወድም። በጣም ሞቀ ያለ አየር ሁኔታ ስለማልወድ ቀዝቀዝ ያለ አየር ሁኔታ። ለመኖርም አመቺ ስለሆነ ቀዝቀዝ ያለ አየር ሁኔታ ያለበት አካባቢ በጣም ነው ደስ የሚለኝ። እና እንደ አጋጣሚ እኔ የተወለድኩበት አካባቢ ከተማ ኮረም የምትባል ትንሽዬ ከተማ ናት። እና እዛ ደጋ ትባላለች እንደውምና ቀዝቃዝ ላይ የአየር ሁኔታ አላትና። ማንፀር ብዙ አመታት ለአስራ ስምንት አመታት ያክል የኖርኩባት ሀገር ስለሆነች። ቀዝቃዛ የአየር ሁኔታ ለምጄዋለሁም አወ ደስ ይለኛል እንደመኖሩምመቺ ስለሆነ ማለት ነው። እና ቀዝቃዛ የአየር ሁኔታ ያለበት አካባቢ ላይ በጣም በሰው ለመኖር ይጓጓሉና ለመኖር በጣም ደስ የሚል ነው። ከዛ ደግሞ ምግብ ራሱ አይበላሽም ሰርተነው ለአንድ ቀን መቆየት ይችላል ሳይበላሽ ማለት ነው። ፍሪጅ ራሱ አያስፈልግም ማቀዝቀዣ ሳያስፈልገን። ቀዝቃዛ የአየር ሁኔታ ያለበት ላይ ምግብ ይቆያል ሳይበላሽ ማለት ነው። ከዛ ደግሞ ቀዝቃዛ የአየር ሁኔታ ሲኖር ልብስ ነው ልንደርብ የምትችለው በጣም ከበረደን። ጃኬቶች በመደረብ ሹራቦች በመልበስ እሳት በመሞቅ ነው እያሳለፍን የነበረው እና ብዙም አይከብድም ለመኖር ያው መፍትሄዎች ስላሉ ማለት ነው። ይሄ ሞቅ ያለ የአየር ሁኔታ ከሆነ ግን ምንድነው? አንደኛው ወባ በወባ በሽታ የመጋለጥ ሁኔታ ይፈጠራል ሞቅ ያለ ከተማ ላይ። እየኖርክ ወደ ቀዝቃዛ ቦታ ስትሄድ ወደ ወባ እንድትያዝ ያደርግሃል። እና ሌላ ደግሞ ምግብ ቶሎ የተሰራ ወዲያውኑ አዳዲስ ምግብ እየሰራን መብላት አለብን ካልሆነ ይበላሻል። ወይ ደግሞ ማቀዝቀዣ ፍሪጅ ሊኖረን ይገባል ማለት ነው። ሞቀለ አየር ሁኔታ ያላቸው ሀገሮች ጋር ለመኖር እና ለመኖር ብዙ አመቺ አይደሉም። ልብስ ራሱ መደራረብ አይጠበቅብንም። እና ትንሽ ይከብዳል ይሄ እንቅልፍ እንቅልፍ ሊለን ይችላል። ስራ ራሱ በትክክል እንዳንሰራ ሊያደርግ ይችላል። እና ቀዝቃዛ አየር ሁኔታ ያለበት ሀገር ግን ልክ እና እንደተወለድኩባት ሀገር ከተማ ኮረም። ሌሊት ካልሆነ ቀን እንቅልፍ አይወስድም እንቅልፍ አይወስደንም ነበር ምክንያቱም ቀዝቃዝ ያለ ስለሆነ። በጨዋታ ነው የምናሳልፈው እየተጫወትን ስፖርት እየሰራን እንደዛ ስናሳልፍ ቀዝቃዛው አየር ሁኔታ አይታወቀንም ደስ የሚል እንደውም ትንሽ ሞቅ እንዲለን ያደርጋል። ስፖርት ስንሰራ እና እኔ ስፖርት እሰራ ነበረ ሞቅ እንዲለኝ ጃኬቶች እለብሳለሁ። ከቤተሰቦቼ ጋር ደግሞ ሰብሰብ ብዬ በተለይ ክረምት ላይ ክረምት ወቅት ላይ ቀዝቅ በደንብ ቀዝቀዝ ስለሚል ደግሞ በቆሎ በመጥበስ እሳት በመሞቅ አንዳንድ ጨዋታዎች በመጫወት የቤተሰብ ውይይት በማድረግ ቀዝቃዝ ያለው አየር ሁኔታ እናሳልፈዋለን። እና አስራ ስምንት አመትም ቅዝቅዝ ያለ አየር ሁኔታ አለበት ሀገር ላይ መኖሬ ቀዝቀዝ ያላ የአየር ሁኔታ በጣም ነው የምወደው። ነገር ግን እዛ ቅዝቅዝ ያለ አየር ሁኔታ ያለበት ሀገር አስራ ስምንት አመት ከኖርኩ በኋላ። በትምህርት ምክንያት ዩኒቨርሲቲ ወደ ኮምበልቻ ወሎ ዩኒቨርሲቲ ስገባ ኮምበልቻ የአየር ሁኔታዋ በጣም ሞቅ አታ ስለሆነ በጣም ለመልመድ በጣም ከብዶኝ ነበረ ልብስ መደረቡም አልችልም። ከሰአት ላይ በተለይ ፀሀይም ስለሚኖር በጣም ሀይለኛ ፀሀይ ስለምትኖር። ክለስ ላይ ገብቼ መማር አልችልም ነበር በጣም እንቅልፍ ይመጣኝ ነበረ። ይደብረኝ ነበረ ሰአቷ አይሄድልኝም። እና ቀን በቀን ሻወር እንድወስድ ያስገድደኝ ነበር እና ይሄ ደግሞ በጣም ከባድ አድርጎት ነበር ህይወቴ እስክለምደው ማለት ነው። እና ከዚህ አንፃር ሀገሬን ወይም ቀዝቃዛ አየር ሁኔታ ያለባት ከተማ በጣም ትናፍቀኝ ነበረ። እና እዛ ሙቀት ስለምሆነ ወደ ከተማ ኮረም ሲሄድ የአየር ሁኔታው በጣም ቀዝቃዛ ስለሆነ። ሞቅ ሞቃታ ሀገር ላይ ቆይቼ ወደ ቀዝቃዛ ሀገር ስለሄድኩኝ በወባ እሰቃይ ነበር ለአንድ ሁለት አመት ሶስት አመት ሁሌ ክረምት ላይ ወደ ሀገሬ ስሄድ። በጣም ወባ በሽታ ስሰቃይ ነበርና ቀዝቃዛ አየር ሁኔታ ብዙ ሰዎች መኖር የሚፈልጉ የሚጓጉበት የአየር ሁኔታ ነውና። በዚህ አጋጣሚ የተወለድኩባት ሀገር ቀዝቃዛ የአየር ሁኔታ አላት። እናም ለዛ ቀዝቃዛ አየር ሁኔታ ያለበት ሀገር በጣም ነው የምወደው። ለዚህም አሁንም አዲስ አበባም ደስ አዲስ አበባ ነው አሁን ያለሁት ገዝገዝ ያለ የአየር ሁኔታ አለ አሁንም ደስ ይለኛል ማለት ነው

ከስራ ሰዓት በኋላ ትሰራለህ? አዎ ከስራ ሰዓት በኋላ እሰራለሁ የመስራት ልምድም አለኝ። ከስራ ሰዓት ሲባል እንግዲህ የራሱ የሆነ የስራ ሰዓት አለው ማለት ነው። ለዚህም አሁን ላይ ተቀጥሬ እየሰራሁ ባለበት ሰዓት የስራ ሰዓቴ ከሁለት ተኩል እስከ አስራ አንድ ሰዓት ነው ማለት ነው። እና ይሄ የስራ ሰዓቴ ነው ለዚህም ታስቦልኝ የሚከፈለኝ ለሰራሁት ስራ በወር የሚከፈለኝ ደሞዝ አለ ማለት ነው። ከስራ ሰዓት በኋላ ስንል ግን ከስራ ሰዓት በኋላ ከአስራ አሁን ከሁለት ተኩል እስከ አስራ አንድ ሰዓቴ እስከ አስራ ሰዓቴ ከሆነ ከአስራ አንድ ሰዓት እስከ አስራ ሁለት ሰዓት ብዙ ጊዜ ያመሸው ከ ስራ ሰዓት በኋላ እሰራ ነበረ። እና እሰራለሁ። አንዳንድ ያላለቁ ስራዎች ካሉኝ ለነገ የማያድጉ ስራዎች ካሉኝ እና ደግሞ እኔም በተፈጥሮዬ ለነገ ስራ ለነገ ማሳደር ደስ ስለማይለኝ እና ከስራ ሰዓት በኋላ የመስራት ልምድ ስላለኝ። ለነገም መስተካከል ያለባቸው ስራዎች እሰራለሁ መስተካከል ያለባቸው ወረቀቶችን አስተካክላለሁ መጻፍ ያለባቸው ነገሮች ካሉ እጽፋለሁ። ነገ ምን ምን እንደምሰራም? አቅጄ በመጽሐፍ ከ አስራ ሁለት ሰዓት በኋላ ወደ እንዳይመሽብኝ ታክሲም ስለሚያስቸግር ሰፈሬም ሩቅ ስለሆነ ከዛ ሰዓት በኋላ ወደ ቤት እሄዳለሁ ማለት ነው። ወደ ቤት ከሄድኩ በኋላ ደግሞ ያው ከደሞዝ ከሚከፈለኝ ስራ ውጪ የቤተሰብ ሀላፊነትም ስላለኝ ባለትዳር እንደመሆኔ ደግሞ ከስራ ሰዓት በኋላ። መክሰስ ሊሆን ይችላል የምግብ አይነቶች እሰራለሁ ውሃ ምናምን ውሃ እቀዳለሁ ቤት አጸዳለሁ እንደዚህ ስራዬን አቃልየ በማደሳደር ከመተኛቴ በፊት ሁሉን ነገር ሳስተካክል ነገ ለምለብሰው ልብስ ሳስተካክል ይቀለኛል ጠዋት ስሄድ ጠዋት ተነስቼ የሰራኋቸውን ቁርሶች አሙቄ ተመግቤ ባለቤቴንም መግበውና ከዛ በኋላ ለታክሲ ለመያዝም ቶሎ መውጣት ስላለብኝ ማታ መስራቴ በጣም ይጠቅመኝ ነበር ማለት ነው። እና ከስራ ሰዓት በኋላ እንግዲህ መስራት ደስ ይላል። ምክንያቱም አንደኛ ለድርጅቱ ወይም ለተቀጠርንበት ድርጅት ደስ ይላል እስከማሸለምም ይደርሳል ማለት ነው። ያበረታቱናል እና አንዳንዴ እንደ ከስራ ውጪ ለምንሰራቸው ስራዎች እንደየድርጅቱ ብዙ አሰራር አላቸው እንደ ሽልማት ሊያዘጋጁ ይችላሉ። በወሩ ሲገመግሙ ወይም በአመቱ ሲገመግሙ ደሞዝ ከመጨመር ሊደርሱ ይችላሉ። ካልሆነ ደግሞ ምስጋና ወረቀት ሊሰጥ ይችላል። እና ደግሞ አንዳንድ ሽልማቶች ይኖራሉ ማበረታቻዎች እና እንደ ከደሞዝ ውጪ የሚሰጡ ጥቅማ ጥቅሞች አሉ። ብር እስከመጨመር እና ከስራ ሰዓት በኋላ መስራት በጣም ደስ ይላል። እና እኔ ከስራ ሰዓት በኋላ በተቀጠርኩበት ድርጅት ቢሮ ላይ ማድረግ ያለብኝን ነገሮች እሰራለሁ። በያንስ ከስራ ሰዓት በኋላ አንድ ሰዓት እስከ አንድ ሰዓት ከሰላሳ እስከ አንድ ሰዓት ባለው ስራዎች እሰራለሁ ከዛም አለፍ ብሎ ደግሞ የቤተሰብ ሀላፊነት እንዳለበት አንድ ሰው ደግሞ ብዙ ስራዎችን እሰራለሁ። ከመተኛቴ በፊት እና እኔ የእረፍት ሰዓቴ አሁን ቅዳሜና እሁድ ካልሆነ ካልሆነ ደግሞ ምሳ ሰዓት ምሳ በምበላበት ሰዓት ካልሆነ እረፍት የለኝም ማለት ነው። እና እረፍትም ጥሩ ስለሆነ እሁድ እሁድ አርፋለሁ። ቅዳሜ ግን እስከ ስድስት ሰዓት ወይም ግማሽ ቀን ስለምንሰራ ከዛ በኋላ ከስድስት ሰዓት በኋላ ከስራ የምወጣበት ሰዓት ነው። ግን እኔ ግን ለሰኞ የሚሆኑትን ማድረግ ያለብኝን ነገሮችን እሰራለሁ ያላለቀ ስራ ካለ ወይ ደግሞ ለማቃ ስራን ለማቃለል እሰራለሁ ማለት ነው። ይሄም በጣም ጥሩ ልምድ ነው ማለት ነው። ለብዙ ሰዎችም የምመክረው ነው። ከስራ ሰዓት በኋላም መስራት ያስከብርሃል ሰዓት ይቆጥባል በድርጅቱ ለድርጅቱም በጣም ጠቃሚ ነው። የራሳቸው ስራ ያላቸው ሰዎች ራሱ ከ ስራ ሰዓት በኋላ ሲሰሩ ለድርጅቱ እድገት ስለሚጠቅም በጣም ወሳኝ ነው ማለት ነው። አእምሮአችንን ሳይጨናነቅ እንድንሰራ ስለሚያግዝ ከስረ ሰዓት ሰዓት በኋላ ብንሰራ ምንም አንጎዳም ማለት ነው። እና ለድርጅቱም እንጠቅማለን ለራሳችንም ደግሞ በጣም ልምድ ይኖርናል። ነገ የራሳችን ድርጅት ሲኖረን ከስራ ሰዓት በኋላ ስንሰራ ለራሳችን ለድርጅቱ እድገት ስለሆነ በጣም ጥሩ ነው ማለት ነው። ከስራ ሰዓት በኋላ

መተግበሪያዎችን ታወርዳለህ አዎ መተግበሪያዎችን አወርዳለሁ። መተግበሪያዎች ሲባሉ እንግዲህ የስልክ ስልክ ላይ የምንጠቀማቸው ወይም ፔሲ ላይ ኮምፒውተር ላይ የምንጠቀማቸው መተግበሪያዎች ናቸው ማለት ነው። እነዚህ መተግበሪያዎች እንግዲህ የየራሳቸው ጥቅም አላቸው የየራሳቸው የምንገለገልበት ምክንያት አለ ማለት ነው። እና መተግበሪያዎችን ከጎግል ፕላይ ስቶር ብዙ መተግበሪያዎችን አወርዳለሁ ማለት ነው። ስልኬ ላይ በጣም ብዙ መተግበሪያዎች አሉ። ከነዛው ውስጥ ደግሞ ፎቶ የማነሳበት እንደ ካም ስካነር እንደ ስናፕ ቻት እና እንደዜንደር እና ብዙ አፕሊኬሽኖች ወይም መተግበሪያዎችን አወርዳለሁ። እነዚህ መተግበሪያዎች እንግዲህ የምጠቀምበት ምክንያት ለየራሳቸው የተሰራበት ምክንያት ስላለ ከነዛም በማየት የትኛው መተግበሪያ ለየትኛው እንደሚጠቅመኝ ለምን እንደሚጠቅመኝ ቀድሜ ካወቅኩ በኋላ ስለሆነ መተግበሪያዎችን እማውርደው እጠቀማለሁ ብዙ መተግበሪያዎችን እጠቀማለሁ ማለት ነው። ከነዛ ውስጥ አሁን ሪከርድ ወይም ስልኬን እየቀዳሁበት ያለው አፕሊኬሽን ወይ መተግበሪያ ለብዙ ነገር ይጠቅመኛል ማለት ነው። አንደኛ መተግበሪያዎች ያለ መተግበሪያዎች ስልክ ምንም ጥቅም የለውም ማለት ነው። እና ፎቶ የምናነሳበት እንኳን መተግበሪያ ስለሆነ ያለ እሱን ካላወረድን ወይም አፕዴትም ካላደረግን መጠቀም ስልክችን መጠቀም አንችልም ማለት ነው። እና ብዙ መተግበሪያዎችን እጠቀማለሁ ከዛም አለፍ ብሎ ኮምፒውተር ላይ ደግሞ ብዙ መተግበሪያዎችን እያወረድኩኝ ብዙ ነገሮችን አዳዲስ ነገሮችን እማራለሁ። የትኛው በተግባሪያ ጥቅሙ ምንድነው? ለምንድነው ማውረድ ያለብኝ እና ደግሞ የሆነ ስራ እየሰራሁ ከሆነ ስራዬ እንዲያቀልልኝ ሰአቴን እንድቆጥብ የሚያስፈልገኝ መተግበሪያ ካለ ወዲያውኑ ጎግል ላይ በመግባት መተግበሪያዎች የምንፈልገውን መተግበሪያ አወርዳለሁ ማለት ነው። ከዛም አለፍ ብሎ ደግሞ አዳዲስ ነገሮችን እንድንማር እና ብዙ ነገሮችን ስለምማርባቸው መተግበሪያዎችን አወርዳለሁ። ለትምህርት ሊሆን ይችላል። ለመጫወት እንደዚህ ጌም ምናምን ለመጫወትም ሊሆን ይችላል። በትርፍ ሰዓታችን ጌም ብንጫወት ምንም ስለማይጎዳን መተግበሪያ ለጌም የሚጠቅመኝ መተግበሪያ በመፈለግ ከጎግል ላይ አወርዳለሁ ማለት ነው። ከዛም ደግሞ ለትምህርት የሚያስፈልጉኝ ጽሁፍ ለመጻፍ ሊሆን ይችላል። ስዕል ለመሳል ብዙ ነገሮችን ብዙ ጥበብ ለመማር ቀለል ባለመልኩ መተግበሪያ መጠቀም ስለምንችል ብዙ መተግበራዎችን አጣርቼ አወርዳለሁ ማለት ነው። ከዛ እነሱ ከወረዱ ኋላ መተግበሪያዎቹ ደግሞ ምን ምን ራሱ ስላለው እዛ ስለሚመራን ምን ምን እንዳለው ምን ምን መጠቀም እንደምንችል ለምን ለምን እንደሚያስፈልግ እንዴት እንዴት እንደሆነ አጠቃቀሙም ስለሚያስረዳን እጠቀማለሁ። ማለት ነው። ከዛ ደግሞ በራሱ ደግሞ ምን አለው አንድ መተግበሪያ ስናወርድ ጊዜ ካለፈ ወይም ብዙ ጊዜ ሳንጠቀም ከተቀመጠ ወይ ደግሞ ከአመት ወደ አመት ራሳቸውን ስለሚያድሱ እሱን ማስተካከል አለብን። ማለት ነው ምን ምን አሁን አንድ አፕሊኬሽን አንድ አመት ከቆየው በኋላ ራሱን አሻሽሎ ስለሚመጣ ደግመን እስከ ማውረድ እና ምን ምን እንደተጨመረ ማየት እንችላለን። እና መተግበሪያ ወሳኝ ነው። አወርዳለሁ ኮምፒውተር ላይም ሊሆን ይችላል ስልኬ ላይም ብዙ መተግበሪያዎች አሉኝ። እና መተግበሪያው ስንጠቀም መጀመሪያ መመሪያው ማየት አለብን መመሪያ ስላለው የራሱ ሆነ መመሪያ አለው። አዳዲስ ነገር ራሱ በመሴጅ በመልእክት ሊሆን ይችላል ሊያሳየን ይችላል እና እየተከታተልን መጠቀም አለብን። እና መተግበሪያ ማውረድ ጥሩ ነው። ብዙ ነገር እንድንማር ስለሚያደርግ ከካሜራ አንፃር ራሱ ብዙ የካሜራ አይነቶች መተግበሪያ የማወርደው ለብዙ

ወተት ትጠጣለህ? ወተት እጠጣለሁ እንደውም ዛሬ ጠዋት እንደውም ጠጥቼ ነበርና ወተት እጠጣለሁ በጣም ነው ደስ የሚለኝ። ከልጅነቴ ጀምሮ ወላጆቼ የራሳቸው የሆነ ላም ስለነበራቸው ወተት ለማግኘት አልተቸገርኩም እና በወተት ነው ያደግኩት እናቴ ከ ክፍለ ሀገር አካባቢ ስለሆነ የምትኖረው እዛም እንደ መወለዴ ወተት መጠጣት በጣም የተለመደ ነው ድሮም ራያ የሚባል ስለሆነ የኛ ሀገር በወተት ነው የሚታወቀው እና ወተት በመጠጣት ነው ያደግኩት። እና ወተት እንግዲህ ራሱን ሆኖ ከወተት እርጎ ይገኛል ከወተት ብዙ አይብ ቅቤ ስለሚወጣው በብዙ አይነቶች የወተት ግብአት በሚሰሩ ነገሮች ነው ያደኩት። ከወተት የሚሰራ ቅቤ ለምሳሌ ፀጉሬንም ቅቤ የተቀባው የምግብ ቅቤ ደግሞ ከወተትም ስለሚያወጣ እሱም ገንፎ በቅቤ እየበላው እና ደግሞ ቁርሴን ወተት በዳቦ እየበላሁ ስላደኩኝ ወተት እንግዲህ በጣም ነው የምወደው። እና እናቴ እንግዲህ እኔና ታናሽ ወንድሜ ስትወልደን በአንድ አመት ልዩነት ስለነበረ የእናት ጡት ብዙም የመጣኋት እድሉ ስላልነበረኝ ወተት በጡጦ መልክ ተቀድቶ እንድጠጣ ስለተገደድኩኝ ከዚህም አንፃር ነው ስለለመድኩት ወተት መጠጣት በልጅነቴ አሁን ላይ አድጌም በጣም ነው የምወደው ወተት ማለት ነው። ከዛም አለፍ ብሎ ደግሞ እንግዲህ ወተት የማይወድ ሰዎች አሉ አሁንም እህቴ ወተት አትወድምና ይሄ የራሳቸው የሆነ አእምሮአቸው ላይ አሳደርባቸው ነገር ስለሚኖር ነውና እኔ ግን ወተት በጣም ነው የምጠጣው አሁን ላድግ ካልኩ በኋላ ላም ስለሌለን ላሞች ስም ስለሌለን የገዛሁ እጠጣለሁ ማለት ነው። በወር የሚከፋ አለ የሚከፋ አለ ቀን በቀን የወተት አምራቾች ቀን በቀን እንዲያመጡልን በየወሩ እንድንከፍላቸው አማራጭ ስላለ በዛ መልኩ እጠጣለሁ ማለት ነው። ወተት እጠጣለሁ ከዛ አፍልቼ መጣት ካለብኝ አፍልቼ እጠጣለሁ ደስ ሲለኝ ደግሞ ወተቱን አድርግቼ ደግሞ እርጎ እጠጣለሁ እና ደግሞ ወተት እየተገፋ ቅቤ እንዲወጣው ስለሚደረግ ቅቤ ደግሞ ለፀጉሬም ካልሆነ ደግሞ ለምግብም ለብዙ ወጦች እንደ ዘይት ስለሚያገለግል ቅቤ እጠቀማለሁና የወተት አድናቂም ነኝ በጣም ነው ወተት የምጠጣው ማለት ነው። አሁን ደግሞ ያለሁበት ከተማ አዲስ አበባ ስለሆነ ከተማም ስለሆነ ወተት ታሽጎም ስለሚሸጥ ባስፈለገኝ ሰዓት ደስ ባለኝ ሰዓት ሄጄ ወተት ገዝቼ ከሱቅ ላይ ገዝቼ መጠጣት አፍልቼ መጠጣት ልምድ አለኝ እና ለጨጓራ ህመም ደግሞ በጣም ወሳኝ ስለሆነ ጨጓራየ ትንሽ ስለሚያመኝ ብዙ ጊዜ ወተት ገዝቼ አፍልቼ ከዛ አቀዘቅዘውና ስጠጣ ጨጉራዬ ትንሽዬ ይተወኛል ማለት ነው። ለወጥም አይቼበታለሁ እና ወተት በጣም ወሳኝ ነው የራሱ የሆነ ንጥረ ነገር ስላለው ለጤናችን በጣም አስፈላጊ ነው ወተት ማለት ነው። ከዛም ደግሞ ወደ እኛ አካባቢ ወደ ትግራይ አካባቢ እንደመወለዴ ደግሞ ገንፎን በእርጎ የመብላት ልምድ ስላለን ወተቱን በማርጋት ወይ ደግሞ ራሱ እርጎን በመግዛት ከወተት የሚሰራው እርጎ ገዝተን በገንፎ የመብላት ልምድ ስለነበረን አሁን ላይም ባለትዳርነኝ ከባለቤቴ ጋር ቅዳሜና እሁድ ወይም እረፍት በሚሆንበት ቁርስ በማይስፈልገን ሰዓት እርጎ ቀድመን ወተት ገዝተን እርጎን እናዘጋጅና ገንፎ በርጎ እንበላለን ማለት ነው እሱም ወተት በጣም ነው የሚወደው እና ገዝተን ብዙ ጊዜ አፍልተን እንጠጣለን ማለት ነው። ወተት እንደውም ሳፈላ እኔ የሚገርመኝ የመፍሰስ የመገንፈል ባህሪ ስላለው ቁምን ነው ማፍለት ያለብን እና ይሄ እንደውም ወተት ሰፈረፈላ ደስ ከሚለኝ ነው ከመጠጣቴ በላይ ደስ ይለኛል ሳፈላና ወተት እየጠጣሁ ነው ያደኩት ከልጅነቴ ራያ እንደመወለዴ ወተት በጣም ነው የምጠጣው። ለጨጓራዬም

ሻማ ማብራት ትወጃለሽ? አዎ ሻማ ማብራት ደስ ይለኛል ሻማ ማብራት የምወደው አንደኛው እንደ ኦርቶዶክስ ሃይማኖት ተከታይ እንደመሆኔ ሻማ ብዙ ጊዜ እንጠቀማለን፤ ይሄ ደግሞ ወርሃዊ የምናከብራቸው በዓላት ሲኖሩ፤ ቤተክርስቲያን በመሄድ ሊሆን ይችላል ወይም ቤት ውስጥ አብርተን እንጸልያለን፤ በምንጸልይበት ሰው ሻማ እናበራለን ማለት ነው። እና ቤተክርስቲያንም ወስደን ሻማ እናስረክባለን። እዛው እንዲበራ ወይም እዛው አብርተን ቤተክርስቲያን ላይም እንጸልያለ፤ ቤት ውስጥም ሻማ አብርተን እንጸልያለን፤ ይሄም ልምድ ስላለኝ ሻማ ማብራት እወዳለሁ ማለት ነው። ሌላ ደግሞ ኢትዮጵያ ውስጥ እንደመኖሬ ደግሞ ብዙ ጊዜ መብራት የመጥፋት ነገር ስላለ መብራት ሲጠፋ ሻማ በመግዛት ሻማ አብርተን እራት መብራት ካለብን እራት እንበላለን። የሚጻፍ ነገሮች ወይም ቤት ውስጥ የሚሰሩ ነገሮችም ካሉን ሻማ አብርተን እንጠቀማለን። ከዛ ከመተኛታችን በፊት እናጠፋዋለን ማለት ነው። ሻማ ማብራት ጥሩ ነው ግን በምንተኛበት ሰዓት ማታ ላይ ወይም ቤት ቤት በማንኖርበት ሰዓት ሻማ አብርተን መተው የለብንም። ብዙዎችን ስለጎዳ ቤት እስከማቃጠል ድረስ፤ ንብረት እስከማውደም ድረስ፤ ይደርሳል እና ብዙ ጊዜ ቤተክርስቲያኖችም ሻማ ስለሚበሩ ቤተክርስቲያን ውስጥ እዛ እየተረሱ ቃጠሎ ሊፈጸም ችሏል ማለት ነው እና ሻማ ስናበራ ጥንቃቄ ይፈልጋል። እኔም በጥንቃቄ ነው ሻማ ማበራው ከቤት ስወጣ ሻማ መብራቱን፤ አለመብራቱን አረጋግጬ፤ አጥፍቼ ማታም ደግሞ ከመተኛቴ በፊት ሙሉ የምሰራቸውን ስራዎች ከጨረስኩኝ በኋላ ከመተኛቴ በፊት ሻማውን ማጥፋት ስላለብኝ አጥፍቼ ነው የምተኛው ይሄም ጥንቃቄ ግዴታ ስለሆነ። ከዛ አለፍ ብሎ ሻማ የምናበራበት ምክንያት ልደት ወይም በዓላት ስናከብር የልጆች ልደት ሊሆን ይችላል የራሳችን ልደት ሻማ እናበራለን እና ሻማው ደግሞ ብዙ አይነት ሻማ አለ የኬክ ውስጥ የሚደረጉ ትናንሽ ሻማዎች አሉ ትላልቅ ሻማ ደግሞ አለ። እና እነዚህን ስንጠቀም እንደ ከማጥፋታችን በፊት እንደውም ምንድነው የምንባለው ለደስታችን ሰዎች ሲያከብሩልን በውስጣችሁ ተመኙ የምትፈልጉትን በዚህ አመት የምትፈልጉትን ተመኙ እንባላለን። ከዛ እንመኝና ከዛ በኋላ እናጠፋዋለን ሻማውን ማለት ነው። እና ይሄ ለልደት ማክበሪያም እንደ ትልቅ ግብአት ነው ሻማ ማብራት ማለት ነው። ሌላው ደግሞ ሻማ እዚህ ሀገር ኢትዮጵያ ውስጥ ምን አለ ታዋቂዎች ሲሞቱ ወይ ደግሞ አዎ ታዋቂዎች ሲሞቱ፤ ፕሮግራም ይያዝና የሻማ ማብራት ስነ ስርዓት ይደረጋል። ይሄም ሻማ በርቶ ይጸለይላቸዋል እንደማለት ነው። ይሄ የተለመደ ነው እና ከዛ ደግሞ ታዋቂም ባይሆን ቤተሰቦቻችን ሊሆን ይችላል፤ ራቅ ያለ ቤተሰብ የምናውቀው ጓደኛ ሲሞትብን የራሱ የሆነ በኦርቶዶክስ ሃይማኖት የፍታት ቀን ስላለ በዛው ሰዓት በዛው ቀን የምናዘጋጃቸው ነገሮች አዘጋጅተን ድግስ ሊሆን ይችላል ትንሽ ነገር አዘጋጅተን ቤተክርስቲያን በመሄድ ቤተክርስቲያን ውስጥ ሻማ አብርተን እንጸልያለን። ለሞተው ሰውም ነፍስይማር እንላለን ማለት ነው። ከዛ ደግሞ ቅብር ቦታ በመሄድ ደግሞ ብዙ አሉ ሰባተኛው ከሞተ፤ ሰባት ቀን ሲሆነው አርባኛው ቀን፤ ሰማንያኛው ቀን የተባለ አመት የሙት አመት ይባላል እንደውም በተለምዶ እነዚህን ደግሞ እነዚህን ቀናቶች ደግሞ ለማስታወስ የሞተውን ሰው ለማስታወስ እና ለመጸለይ ሻማ ይዘን ወደ የቀብር ቦታው እዛው ድረስ በመሄድ ሻማ አብርተን አባቶች ጋር ሊሆን ይችላል፤ የንስሃ አባቶች ጋር፤ የሃይማኖት አባቶች ጋር ካልሆነም ደግሞ ብዙ ቤተሰብ ተጠራርተን ሻማዎች ብዙ ሻማዎችን ይዘን ሄደን እናበራለን ይሄም እንደ መጸለይ እንደ መስዋዕት ይቆጠራሉ ማለት ነው በኦርቶዶክስ ሃይማኖት እና ሻማ ብዙ ጥቅሞች አሉት ስለዛም ሻማ ማብራት እወዳለሁ ማለት ነው። ቤት ውስጥም የልጆች ልደት ሳከብር ብዙ ሻማዎችን በመግዛት ሻማ አበራለሁ ማለት ነው።

ገንፎ ትበላለህ አዎ ገንፎ እበላለሁኝ። ገንፎ በጣም ነው የምወደው። ለዛም ብዙ ጊዜ እበላለሁ። ገንፎ ብዙ ጊዜ ቅዳሜና እሁድ ቁርስ ገንፎ ሰርቼ እበላለሁ። ከዛም ደግሞ ገንፎ በልጅነቴ እናቴ ገንፎ ታገነፋለች ቁርስ በሚበላበት ሰዓት እና ቅደሜና እሁድ አባቴ ቅደሜና እሁድ ስለሆነ ከስራ የሚያርፈው የእረፍት ቀናቶች ስለሆኑ ጠዋት ጠዋት ገንፎ ይሰራል ማለት ነው። ገንፎ በእኛ ሀገር ወይ በኮረም ወይም በትግራይ ክልል ሲበላ በብዙ አማራጮች ነው። የሚበላው አሁን ገንፎ ራሱን የቻለ እህል ነውና ገንፎ ከተዘጋጀ በኋላ ከተገነፋ በኋላ ሲቀርብ ብዙ አማራጮች አሉ ለምሳሌ በተልባ ሊሆን ይችላል በኑግ ሊሆን ይችላል ካልሆነ ደግሞ ዘይትና በርበሬ ብቻ ሊሆን ይችላል። ከዛም አማለፍ ብሎ ደግሞ ቅቤ እና በርበሬ ወይም ቅቤ እና ሚጥሚጣ ዘይት እና ሚጥሚጣ በዛ ሊቀርብ ይችላል። ይሄ ካልፈለግን ደግሞ እርጎና ትንሽ ዘይት ተደርጋ ትንሽ በርበሬ ይደረግበታል። እነዚህ በርጎ ራሱ የመብላት ባህል አለ ገንፎ ማለት ነው። እና ገንፎ በእኛ አካባቢ የተለመደም ስለሆነ ግንፎ በጣም ነው የምወደውና ቁርሴም ብዙ ጊዜ ግንፎ እበላለሁ። አሁን ላይም ካደኩ በኋላ የራሴ ኑሮ ከመሰረትኩ ባሏ የትዳር አጋሬ ገንፎ በጣም ነው የሚወደው። እና በጣም ስለሚወድ ብዙ ጊዜ እንድሰራ ስለሚነግረኝ የገንፎ እህል አዘጋጃለሁ። እንደውም እኛ ሀገር የተለመደው ኢትዮጵያ ውስጥ የተለመደው ገንፎ ብዙ ጊዜ አራሶች ነው የሚበሉት ወይም አራስ ማለት ደግሞ የወለዱ እናቶች ማለት ነው። ወገባቸውን እንዲጠግን ወገባቸውን እንዲጠነክር እና ደግሞ ለልጆቻቸው የሚያጠቡት ወተት ከጡታቸው እንዲያመነጭ ስለሚረዳ ገንፎ ይበላሉ አንድ ወር ለሁለት ወር ያክል ሲታረሱ በገንፏ ነው የሚታረሱት እኛ ሀገር ማለት ነው። እና ሌሎች ያልወለድ ሰዎች ብዙ ጊዜ ገንፎ ከስንት አንዴ ነው ከብዙ ቀናት አንዴ ነው አልፎ አልፎ ነው የመብላት እድል ያላቸው። እኔ ግን ባለቤቴ በጣም ገንፎ ስለሚወድ ለዛ ደግሞ የገንፎ አዘገጃጀት ስላለው የራሱ የሆነ የገንፎ አሰራር ስላለው ለምሳሌ እኔ የምሰራው ገንፎ መጀመሪያ የገብስ እህል እገዛለሁ ማለት ነው። የተቆላ አለ ተዘጋጅቶ የተቆላ አለ እሱን እገዛለሁ የተፈተገ ነው። ለዛ መለቀም ካለበት ይለቅመውና ከአጇ ካልሆነ ደግሞ ትንሽ ስንዴ ትንሽዬ በቆሎ ተደርጎ እነዚህ ግብአቶች አንድ ላይ ተለቅመው ይፈጫል ማለት ነው። ካስፈጨሁት በኋላ እነፋውና አጣራውና አሰሩ ለብቻው ዱቄቱን ለብቻው እንዲሆን ከዛ በኋላ ገንፎ መብላት በምፈልግበት ሰዓት ውሃውን እጥዳለሁ ውሃ የፈላ ውሃ ድስት ላይ ውሃችን አፍልተን ሲፈላልን እንቀንሰውና የምንፈልገውን ጨውየ እንጨምርና ከዛ ያስቀረነው ውሃ ላይ ቀንሰን የተውነው ውሃ ላይ ድስቱ ላይ የገንፎአችን ያዘጋጀነው እህል ዱቄቱን እንጨምርና እናሽዋለን። ገንፎ በባህሪው በጣም መታሸት አለበት በጣም ጉልበት ይፈልጋል እና እናቶቻችን በዚህ አይታሙም በጣም የእጃቸው እጃቸው ጠንካራ ስለሆነው ማለት ነው። እኛም ባለችን አቅም ትንሽዬም ስለሆነ የምንሰራው ለኔም ለባለቤቴ ብቻ ስለሆነ የምሰራው በደንብ አሸዋለሁ ከዛ ያስተረፍኩት ውሃ ጠብ እያረኩኝ ለብዙ ለሶስት ዙር ወይም ለአራት ዙር እያበሰልኩ ውሃ መጠጥ ሲል እያሸሁ አበስላለሁ ማለት ነው። ከዛ በኋላ በተለያዩ አማራጮች ገንፎ በእርጎ ሊሆን ይችላል። ወይም ዘይትና በርበሬ ዘይትን ካልሆን ደግሞ ዘይትና ሚጥሚጣ ወይም በተልባ አድርገን ከባለቤቴ ጋር እንበላለን ገንፎ በማንኪያ ነው የሚበላው በትኩስ ነው መበላት ያለበት እንደውም ፍቅርና ገንፎ በትኩስ ነው ይባላል። እና ከቀዘቀዘ ገንፎ ጣዕም አይኖረውም ይቦካልም እና በትኩሱ ነው የምንበላው ማለት ነው። እና ቁርሴን ገንፎ ከበላው በኋላ ምሳ ትዝ አይለኝም ዝግት ስለሚያደርገኝ እና ገንፎ በጣም ወሳኝ ምግብ ነው ማለት ነው። ከዛ አልፎ አሁን ቤተሰቦቻችን በእኛ ባህል የሆነች ሴት ስትወልድ በሶስተኛ ቀን ብዙ ጎረቤቶች መጥተው የመብላት ስላል ልምድ ስላለ

ይቅርታ መጠየቅ ቀላል ነው። አዎ ይቅርታ መጠየቅ ትንሽ ይከብዳል። ምክንያቱም እንደ በደሉ ነው ሊወሰን የሚችለው አ አሁን የበደለ አካል ካለ ነው ይቅርታ ሊኖር የሚችለው አንድ የበደለ አካል ካለ ከዛ ደግሞ ሁለተኛ የተበደለ አካል አለ ማለት ነው። ለዚህም ይቅርታ ያስፈልጋል ማለት ነው ሁለቱም ሰዎች ለመታረቅ ወዳጅነታቸውን ለማስቀጠል ያጠፉትን ነገር ለማስተካከል ይቅርታ መጠየቅ ያለበት ከሁለቱ አንዳቸው ነው ማለት ነው እና ብዙ ጊዜ ይቅርታ መጠየቅ ያለበት በዳይ ነው። ግን በሃይማኖት አንፃር ደግሞ በሃይማኖት መጽሐፍቶች ደግሞ ይቅርታ ተበደልንም በደልንም ይቅርታ መጠየቅ አለብን። እንደውም በጣም ብዙ ጊዜ ሰባት ጊዜ ይቅርታ በለው ይላልና። ከዚህ አንፃር እኔ ይቅርታ መጠየቅ ጥሩ ቢሆንም ቀላል ነው ብዬ ግን አላስብም። እንደውም እኔ በተፈጥሮዬ ብዙ ሰው ጋር አልጣላም ግን ሰው በድሎኝ እንደ አጋጣሚ ሊሆን ይችላለህ በድሎኝ ካልሆነ ደግሞ ከበደልኩት ይቅርታም ካለኝ ይቅርታውን እቀበለዋለሁ። ብዙ ጊዜ በዚህ አልታማም በሁለተኛ ደግሞ ራሴን ይቅርታ እስከማለት የደረስኩባቸው ወቅቶች አሉ ብዙ ጓደኞቼን ይቅርታ በማለት ጓደኝነቴን ወዳጅነቴን እህትነቴን አስቀጥያለሁ ማለት ነው። እና ይቅርታ እንግዲህ ያው በደል ባለበት ሁሉ ይቅርታ መባባል ግድ ነው። እና በደል ደግሞ በቤተሰቦቻችን ሊኖር ይችላል እናት አሁን ለምሳሌ እናቶቻችን እናት አባቶች አባታችን እህት ወንድማችን ቤተሰቦቻችን ዘመዶቻችን ጓደኞቻችን ልናስቀይም እንችላለን ሊበድሉን ይችላሉ። እና በተለይ ደግሞ ከበደልናቸው ይቅርታ መጠየቅ አለብን እንደ ግዴታ ራሱ ብንቆጥረው እንደ ባህል ብንለምደው በጣም ወሳኝ ነው። ይሄ ሀገሯን ሀገሪቷን እንድትቀጥል እያደረጋት ያለው ደግሞ ይቅርታ ነው። አንድ መንግስት ከአንድ መንግስት ጋር ከሌላኛው መንግስት ጋር ሊጣላ ይችላል እና ይቅርታ መጠያየቅ በጣም ወሳኝ ነው። ለሀገሪቷም ሰላም ሲባል እና ተበድለንም ቢሆን ይቅርታ ካልን እንጠቀማለን እንጂ አንጎዳም። ማስተካከል ያለበትን ፀባዩ የ ለበደለን ሰው ነግረን ይቅርታ ብንል ወይም ደግሞ እሱም ይቅርታ ካለን ደግሞ ይቅርታውን በመቀበል ላለመጣላት ትልቅ ሚና እንጫወታለን ማለት ነው። እና ብዙ ጊዜ ይቅርታ ለብዙ ሰዎች በጣም ይፈትናል ይቅርታ ሳይጠያየቁ ቀርተው እስከ እረ እስከ ነፍስ ማጥፋት እንደ እስኪገዳደሉ በቀልን በማሰብ ይቅርታን ባለማሰብ ስለሆነ ለምድርም እዚህ እስከኖርን ድረስም አይጠቅምም። ከሞትንም በኋላም ለነፍሳችንም ተጠያቂ ስለሚያደርገን ይቅርታ በጣም ከሃይማኖት አንፃርም በጣም ወሳኝ ነው። ይቅር በሉ ነው ይቅርታ ተባባሉ ስላለን ጌታችን ያስተማረን ይቅርታ ስለሆነ ይቅርታ መጠየቅም ሆነ ይቅርታ ስንባል ደግሞ መቀበልም አለብን ባይ ነኝ ማለት ነው። እና እኔም ካሳለፍኩት የህይወት ተሞክሮ በዚች ሃያ ሰባት አመት በኖርኩባቸው ወቅቶቾች ብዙ ነገሮችን እንደመታዘቤ ይቅርታ መጠየቅ ለብሶት ቀላል ባይሆንም ግን ደግሞ እንደ ግዴታ ቆጥረነው የሚያስፈልገውም እሱ ስለሆነ። መፍትሄውም በተጣሉ ሰዎች መሃል መፍትሄው ይቅርታ ስለሆነ ራሳችን ሄደን ይቅርታ ማለት ካልሆነ ደግሞ ለበደለን ሰው ሽማግሌ ወይም የመሃል ሶስተኛ ሰውን በማማከር እንዲያስታርቀን እንዲያገናኘን መልእክት መላክ እንችላለን። ከዛም ደግሞ ከካስላክን ሽማግሌ ካስላክን በኋላ በአካል በመገናኘት ሽማግሌው ባለበት ሶስተኛው ሰው ባለበት ተነጋግረን ይቅርታ ተባብለን ሰላም መፍጠር በጣም ወሳኝ ነው። እና ይሄ ደግሞ አንደኛ የበደለን ሰው ካለ በይቅርታ ካለፍነው ምንድነው? ቂመኛ አንሆንም ከቂም ነፃ የሆነ ህይወት ይኖርናል ህይወታችን ቀለል እንድናደርገው ያደርገናል። ለኔም ረድቶኛል ህይወቴን ቀለል እንዳደረገው። ሰላም ብቻ እንዲሆን ህይወቴ ከዛ ደግሞ በቀል እንዳላስብ ክፋትን ልቤ ክፋት እንዳያስብ አይምሮዬ በክፋት እንዳይጨናነቅ ስለሚያግዘኝ። ብዙ ብዙ ጓደኞቼ

የምሳ እረፍቶ ምን ያህል ጊዜ ነው? የምሳ እረፍቴ ሰላሳ ደቂቃ እስከ አንድ ሰዓት ነው። ስራ የምሰራበት ቢሮ ከስድስት ሰዓት እስከ ሰባት ሰዓት ባለው የምሳ ሰዓቴ ነው ማለት ነው የተፈቀደልኝ። የምሳ ሰዓት ወይም የምሳ እረፍቴ ደግሞ ተማሪ ባለሁበት ሰዓት ደግሞ ከስድስት ሰዓት እስከ ስምንት ሰዓት ነበር ማለት ነው። ብዙ ጊዜ ከሰአት ክፍል ምንጀምረው ትምህርት ምንጀምረው ከስምንት ሰዓት በኋላ ነበረ እና ተማሪ እያለው የምሳ እረፍቴ ሁለት ለሁለት ሰዓት ያክል አርፍ ነበር ማለት ነው። አሁን ስራ ላይ ሆኜ ግን የምሳ ሰዓቴ ከስድስት ሰዓት እስከ ሰባት ሰዓት ባለው ነው እና የምሳ እረፍቴ በምን አሳልፈዋለሁ። ምሳ መጀመሪያም ከቢሮ ወጥቼ እጄን በመታጠብ ምሳ እበላለሁ። ከዛ ደግሞ በአቅራቢያ የሚገኝ ካፌ ካለ ሻይ ቤት ካለ ሻይ ወይም ትኩስ ነገር እወስዳለሁ ማለት ነው። አዝዤ እወስዳለሁ ትንሽ ከተናፈስኩ በኋላ ፊቴን በመተጣጠብ ደግሞ ወደ ስራ እመለሳለሁ ማለት ነው። ብዙ ጊዜ ስራ ቦታዬ ላይ ምሳ ምሳም ይዤ ስለሚሄድ በምሳ እቃ ምሳዬን ቋጥሬ ዪዤ ስለምሄድ ቢሮዬን ቆልፌ እዛው ነው የምበላው ማለት ነው። እና እዛ ከበላው በኋላ ያው ወደ ውጪ የሚወጣ ሰው ሲሆን ነው የምሳ እረፍቱን የሚያንስበት የኔ ግን አንድ ሰዓት ለኔ ብዙ ነው። እስከ ሃያ ደቂቃ ባለው ምሳዬን ከበላው ሃያ ደቂቃ ደግሞ ስልኬን አድርጌ ነገሮች ሶሻል ሚዲያ ላይ እየጎበኘው ትንሽ ከስልኬ ጋር ቆይታ አደርጋለሁ ካልሆነ መደወል ያለብኝ ሰው ጋር ካለ እደውላለሁ። ከዛ ወዲያውኑ ሰባት ሰዓት ሲሞላ ቢሮዬን እከፍታለሁ ማለት ነው። እንደውም ብዙ ጊዜ ምሳ እረፍቴ ስራ በሚበዛበት ሰዓት የምሳ እረፍት ላይኖረኝ ይችላል። ይሄ ማለት ደግሞ እስከ ስድስት ተኩል ወይም እስከ ስድስት ከአርባ አካባቢ የመስራት አጋጣሚዎች ስለሚፈጠሩ ስራ ሲበዛ በዛ ሰዓት አምስት ደቂቃ ወይም እስከ አሥር ደቂቃ የሚወስድ የምሳ እረፍ ሊኖር ይችላል። ቶሎ ቶሎ ምሳዬን በልቼ ከዛ ወዲያውኑ ወደ ስራ እመለሳለሁ ማለት ነው። አንዳንድ ጊዜ ደግሞ ያው ቁርሴን በልቼ የምሄድበት ሰዓት ከሆነ ሆዴም ካልጎደለ ወይም ደግሞ ስራም በጣም ከበዛብኝ እዛው እየሰራሁ እስከ አስራ አንድ ሰዓት ላመሽ እችላለሁ እና የምሳ እረፍት ላይኖረኝ ይችላል። እና የምሳ እረፍት ግን ሲኖረኝ ያው በቢሮም የተፈቀደልኝ ለአንድ ሰዓት ያክል ነው እሱም ከስድስት ሰዓት እስከ ሰባት ሰዓት በኢትዮጵያ አቆጣጠር ማለት ነው። ቀን ስድስት ሰዓት እስከ ሰባት ሰዓት ቤት በምውልበት ሰዓት ደግሞ ብዙ ስራዎችን ከሰራው በኋላ ምሳ የምበላው ያው ስድስት ተኩል አካባቢ ሊሆን ይችላል። እና ከበላሁ በኋላ ስድስት ተኩል ከበላሁ በኋላ ከሰአት የሆነ ፕሮግራም ቢኖረኝ መሄድ ያለብኝ ቦታ ካለ ከበላው በኋላ እስከ ስምንት ሰዓት ባለው እረፍት አደርጋለሁ በመተኛት ሊሆን ይችላል። ወይም አንዳንድ መጽሐፎችም በማንበብ የምሳ እረፍቴን ካሳለፍኩ በኋላ ነው ከዛ በኋላ ሰው ለማግኘት ሊሆን ይችላል ቀጠሮ ካለኝ ካልሆነ ደግሞ ለስራም ከሆነ ከስምንት ሰዓት በኋላ ማግኘት ያለብኝ ሰው ካለ አገኛለሁ ማለት ነው። እና የምሳ እረፍት ብዙ ጊዜ አነስ ያለች ሆና ግን ለሰው ልጅ እረፍት ስለሚያስፈልግ እኔ አሁን የምሳ እረፍቴን በጣም ነው የምወደው እረፍት ስለሆነ። እየሰራሁ ተጨናንቄ ከሁለት ተኩል ጀምሬ እስከ ስድስት ሰዓት ተጨናንቄ የምሰራበት ሰዓት ላይ ሲሆን ያቺ የምሳ ሰዓት ምሳዬን በመብላት ወይም ሻይ በመጠጣት ወይም ቁጭ ብዬ ከስልኬ ጋር ስልክ በማውራት ሊሆን ይችላል። ወይም ስልኬን በመነካካት አንዳንድ ቀልዶች ካሉ ስልኬ ላይ መዝናኛ ነገሮችን በማየት አዳዲስ ነገሮችን ከሶሻል ሚዲያ በማየት ማሳልፋት ሰዓት ስለሆነች የምሳ ሰዓቴ በጣም ነው የምወዳት በጣም ነው የምትናፍቀኝ። ሁሌ ምሳ ሰዓት እስኪደርስ እና ትንሽ አይምሮዬን እረፍት እንዳደርግ ስለምትረዳኝ በጣም ነው የምሳ ሰአቴን ማጣጥማት ማለት ነው። የምሳ ሰዓት እረፍት ምንድነው? ብዙ ጊዜ ስራ ስለሚበዛ ስራህን ስራዬን ጨራርሼ ሳርፍ የሚሰማኝ ትልቅ ስሜት አለ። እፎይ በማለት የሆነ የሰራኸው ስራ ሲያስደስተኝ ወይም አለቆቼን አስደስቷቸው ምስጋናን ሳገኝ የምሳ ሰዓቴ ላይ ቁጭ ብዬ ነው። በዛች እረፍት ነው። ደስታዬን ማጣጥመው እና ከዛ ትንሽ አምስት ደቂቃ ከቀረው በኋላ ደግሞ ወደ ቀጣዩ ስራ ለመግባት አይምሮዬን አዘጋጀዋለሁ ማለት ነው። እና የምሳ እረፍት

ስማርት ፎን ትጠቀሚያለሽ? አዎ ስማርት ፎን እጠቀማለሁ። አሁን ቴክኖሎጂውን ስለተራቀ ያለ ስማርት ፎን በጣም ከባድ ነው አሁን የተማረም ሊሆን ይችላል። ያልተማረውም ዝቅተኛ ማህበረሰቡም ሊሆን ይችላል ከፍተኛ ማህበረሰብ ወይ መካከለኛ ማህበረሰቡ ስማርት ስልክ የማይጠቀም የለም ሊባል ይችላል ማለት ነው። ይሄም እንደ አቅማችን ልንጠቀመው የምንችለው እናም ለሚያስፈልገን ነገር ለመጠቀም ስማርት ፎን ስለምንጠቀም እንደየ አቅማችን ብዙ አይነት ስማርት ፎን አለ የራሳቸው የሆነ ብራንድ ያላቸው ማለት ነው። እና እኔ አሁን የምጠቀመው ስማርት ፎን ነው ሳምሰንግ ነው። እና ስማርት ፎን በመጠቀም ብዙ ጥቅሞች አገኛለሁ ሶሻል ሚዲያ አሁን ከቲክቶክ ጀምሮ ዩቲዩብ ቴሌግራም ኢሞ ዋትሳፕ ብዙ ነገሮች ከሰዎች ጋር የምንገናኝባቸው ነገሮች ወይ መረጃ የምናገኝባቸው ነገሮች ወይም ልንዝናናባቸው ምንችለው እይታዎችን ቪዲዮዎችን ለማየት ስማርት ፎን በጣም ወሳኝ ነው። የለ ስማርት ፎን ዩቲዩብ የለም በስማርት ፎን ነው ብዙ ነገሮች ብዙ መተግበሪያቸውን ልንጠቀም ምንችለው ማለት ነው። እና ስማርት ፎን መጠቀም የጀመርኩት ከ አስራ ሁለት ከጨረስኩ በኋላ ዩኒቨርሲቲ በምገባበት ሰዓት ነው። አባቴ ገዝቶልኝ ስማርት ፎን መጠቀም የጀመርኩት እና ትምህርት ላይ በተለይ ወሳኝ ነው በጣም ወሳኝ ነው። አንዳንድ መጽሐፎች ላናገኝ እንችላለን በ እጅ መጽሐፎች እና በሶፍት ኮፒ ለማግኘት በስልካችን እናስጭናለን ወይም ከቴሌግራም ብዙ ነገሮች አሉ ከእነሱ ግሩፖችን መጽሐፎችን እየፈለግን መጽሐፎችን እንድንጠቀም በስልካችን እንድናነብም ስለሚረዳን። ከዛ ደግሞ በምንባር በምንማርበት ሰዓት እንደ አጋዥ መጽሐፎች ሊሆን ይችላል ወይም ለፈተና ለመዘጋጀት ካለን መጽሐፍ ውጪ ብዙ የመጽሐፍ አይነቶችን በማየት ራሳችንን ለፈተና ለእውቀት እንድናዘጋጅ ስለሚረዳን ለዛም እጠቀም ነበር ማለት ነው። ተማሪ እያለው ማለት ነው ከዛ ደግሞ ክላስ ይኖራል አይኖርም የሚለውን ወይም ፈተና መቼ ነው? የሚለውን ብዙ ጊዜ ቴሌግራም በቴሌግራም መተግበሪያ የራሳችን የሆነ ግሩፕ ስላለን የክፍላችን ግሩፕ ስላለን እዛ ላይ ነው የሚለቀቀው እና መረጃም ለማግኘት ይጠቅመኝ ነበረ። ተማሪ ባለሁበት ሰዓት ከዛ ደግሞ አንዳንድ መረጃዎችን ለመያዝ ፎቶ ስለሚያስፈልግ በስልካችን መጠቀም ስላለብን በስማርት ፎኔ ካሜራ አማካኝነት ፎቶ አነሳና መረጃ እይዛለሁ ማስታወሻ እይዛለሁ ማለት ነው። እና ብዙ እዛ ዩኒቨርሲቲ በነበረኝ የህይወት ታሪክ ላይ የህይወት ውጣ ውረድ ላይ ብዙ ከጓደኞቼ ጋር ማሳለፋቸው ጊዜያቶች ወይም አንዳንድ ቦታ ሄደን በምንጎበኝበት መንፈሳዊ መጎብኘት ሊሆን ይችላል አለማዊ ጉብኝት በስልኬ በስማርት ፎኔ ነው ፎቶዎችንም ምዘውና ማስታወሻም ምዘው እና ለዚህም ረድቶኛል። ከዛም አለፍ ብሎ ደግሞ ስራ ላይ አሁን በሆንኩበት ሰዓትም ብዙ ሰዎች ጋር የመገናኘት ግዴታ ስላለው ስራው ለዚህም በዋትሳፕ ብዙ ሰዎች ጋር ስለማወራ ለዚህም ጠቅሞኛል ያለ ስማርት ፎን ስራው አልሰራም ነበርና ስማርት ፎን መጠቀሜ በጣም ጠቅሞኛል ከቴክኖሎጂው ጋር እንድጓዝ አድርጎኛል ማለት ነው። ሌላው በእረፍት ሰዓት ለመዝናናት ስፈልግ ቲክቶክን በመጠቀም ሊሆን ይችላል ዩቲዩብን እዛ የማገኛቸው ቪዲዮዎችን የሚያዝናኑ ነገሮችን እያወረድኩኝ አያለሁ አይበታለሁ እና ለዚህ ስማርትፎን በጣም እንድዝናና ካደረገኝ ካደረገኝ ነገሮች አንዱ ስማርት ፎን ነው ማለት ነው። ከዛ ማለፍ ብሎ ስራ ላይ ለመረጃ ለመያዝ ወረቀቶች ሊሆን ይችላሉ እዛ የተሰራ ምን እንደተሰራና የቀን ሙሉ ግምገማ ስላለ በፎቶ በመያዝ ማታ ማታ ከአለቆቼ ጋር የቴሌግራም ግርፕ ስላለን በዛም ስለምናወራ በዛም ሪፖርት ስለማደርግ በጣም ስማርት ፎን በጣም ጠቅሞኛል ማለት ነው። እና አሁን ያ ህይወቴ ያለ ስማርት ፎን መንቀሳቀስ እንደማይችል ነው። ለመደወል ከቤተሰቦቼ ጋር ምዳዋወልን በስማርት ፋን ነው ከእናቴ ሊሆን ይችላል ከባለቤቴ ጋርም ምንደዋወለው በስማርት ፎን ነው። እና አሁን ላይ ስማርት ፎን በጣም ብዙ ተጠቃሚ አለ። ቴክኖሎጂም ግዴታ እንድንጠቀም ያደርገናል

ምን አይነት ደቦ ትወጃለሽ? ደቦ በጣም እወዳለሁ ማለት አልችልም ግን ያው ደቦ የማይስፈልጋቸው በዳቦ የሚበሉ ምግቦች ስላሉ ዳቦ ተጠቃሚ ነኝ ማለት ነው። እንደ አጋጣሚ ሆኖ ባለቤቴ ዳቦ በጣም ነው የሚወደው እና እንጀራ ይወድም እንደውም እንጀራ ወይ በኢትዮጵያ የባህላዊ ምግብ ነው። ኢትዮጵያ የምትታውቅበት የምግብ አይነት አንዱ እንጀራ ነውና እንጀራ ብዙም አይወድም እሱ ስለዚህ ብዙ ጊዜ ከቤቴ ዳቦ አይጠፋም ማለት ነው። እና ብዙ አይነት ዳቦ አሉ እና ለምሳሌ ድፎ ዳቦ አለ ድፎ ዳቦ በኢትዮጵያ ባህል እንግዲህ በዓላት ሲሆኑ ወይም ወርሃዊ ባህላት ሊሆን ይችላል ወይ አመታዊ በዓላት። ሃይማኖታዊ ባላቾችን ስናከብር ዳቦ ስለምን እንደፋለን እና ይሄም ድፎ ዳቦ እንለዋለን ማለት ለበአል የሚጋገር የራሱ የሆነ የዳቦ አይነት ነው ማለት ነው። እሱም ከስንዴ ግብአቶችም ይለያያል ዳቦ የሚሰራባቸው ግብአቶች ይለያያል ለምሳሌ ከስንዴ ሊሆን ይችላል። ከዛ ደግሞ የገብስ ዳቦ አለ እነዚህ ብዙ ጊዜ ስኳር በሽታ ያለባቸው ሰዎች የሚጠቀሙት ከገብስ የተዘጋጀ ዳቦ ነው ማለት ነው። እና ሌላ የስንዴ ደቦ አለ የተለመደ ነው ከዛም ደግሞ የፊርኖ ዱቄት ዳቦ አለ ማለት ነው። ግብአቶችም እንደሚለያዩ ሁሉ የዳቦ አይነቶች አሉ ማለት ነው። ከድፎ ዳቦ ቀጥሎ ደግሞ ሙሉ ሙሉ ዳቦ የምንለው አለ ይሄ ደግሞ የራሱ የሆነ በ ገና በዓል ቀደም ብሎ የሚዘጋጅ በደብረዘይት በዓል የሚጋገር ድፎ ከድፎ ዳቦ ቀጥሎ ሙል ሙል ዳቦ ነው ሙል ሙል ሙል ሙል ተደርጎ ይጋገራል ይሄም እንደ ባህል መገለጫ ነው ማለት ነው። ሙል ሙል ዳቦ በፈረንጆቹ ብዙም አይታወቅም ግን ኢትዮጵያ ውስጥ ይታወቃል ማለት ነው። ከዛ ከሙል ሙል ዳቦ ሌላ ደግሞ ክብ ክብ ሆኖ ደግሞ ልክ እንደ ሙል ሙል የሚጋገር አለ ይሄ ደግሞ በትግራይ ክልል ብዙ ጊዜ አሸንዳ የሚከበርበት የባህል በዓል ላይ ይታወቃል ማለት ነው። ከዛ ደግሞ የ በቁልቋል ተደርጎ የሚጋገር ዳቦ አለ ይሄ የቁልቋል ዳቦ እንለዋለን በባህላዊ ወይም በገጠር አካባቢ ክፍለ ሀገር አካባቢ የተለመደ ነው ማለት ነው። በቁልቋል የሚጋገር ከዛ ደግሞ በኮባ አለው የኮባ ዳቦ አለ ይሄም በኮባ ነው የሚገገረው ማለት ነው። በቁልቋል በዳ በኮባ ደግሞ ሌላኛው የዳቦ አይነት ማለት ነው። ከዚህ ቀጠል ብሎ ደግሞ በምጣድ የሚጋገርልህ ሌሎቹ በምድጃ ናቸው አሁን የዘረዘርኳቸው በምጣድ ደግሞ የምጣድ ደቦ አምባሻ በመባልም ይታወቃል ማለት ነው አምባሻ ከተባለ በምጣድ የሚጋገር አለ ለስለስ ያለ ሆኖ አምባሻ ዳቦ ይባላል። ከዛ ደግሞ በማሽን የሚጋገሩ ዳቦዎች ልክ እንደ ዳቦ ቤት ጋር የምናገኛቸው ዳቦ አሉ ማለት ነው ቅርጻቸው ይለያየ እንጂ ጣማቸው እና የዳቦ አይነታቸው አንድ አይነት ነው ዳቦ ነው መጠሪያው ዳቦ ይባላል ማለት ነው። እና ባለቤቴ አምባሻና ዳቦ በጣም ነው የሚወደው ለዚህም ምሳም የሆነ ቁርስ ያለ ዳቦ አይበላም ማለት ነው። እኔ ለምሳሌ እንጀራ ስላለ በእንጀራ ነው ወጥቶች የኢትዮጵያ ወጦች ልበላ የምችለው እንደ ፓስታ እንደ መኮሮኒ አይነቶች ደግሞ በዳቦ ስለሚያስገድደኝ በዳቦ እበላለሁ ማለት ነው። ባለቤቴ ግን ሞኮረኒም ሆነ ወጥ ሽሮም ወጥ ሊሆን ይችላል ብዙ አይነት ወጦች ሲሰሩ የኢትዮጵያ ወጦች ሲሰሩ ዳቦ ካልቀረበ ዳቦ ካልቀመሰ ሊበላ አይችልም ማለት ነው። እና ዳቦ በጣም ወሳኝ ነገር ነው ለሱ በጣም ወሳኝ ነገር ነው እና በርግጥ እንደ ጥቅሙም ዳቦ ጉልበት እንዲሰጠን ከስንዴ ስለሚዘጋጅም ጉልበት እንዲሰጠን ይረዳናል። እና ደግሞ እኔ ጨጓራዬም ስለሚያመኝ ብዙ ጊዜ ዳቦ ስበላ ጨጓራዬ ስለሚብስብኝ ወይም ስለሚያስነሳብኝ ብዙ ጊዜ ዳቦ ተጠቃሚ አይደለሁም አንድ አልፎ አልፎ ነው የምጠቀመው ማለት ነው። እና እዚህ ኢትዮጵያ ደቦ ጋር በጣም ብዙ ትስራላት ማለት በዓላት ያለ ዳቦ አይከበሩም። ልደት የሰው ልደት ስናከብርም በዳቦ በከኬ ተጨማሪ ዳቦ ነው። ድሮ ደግሞ ኬኩ ሳይኖር ሳይኖር እያለ ደግሞ ዳቦ ነው እንዲቆርስ የሚደረገው ልደታቸውን በዳቦ ነው የሚያከብሩት። እና እኔ የምወደው የዳቦ አይነት በምጣድ የተጋገረ አምባሻ ነው የምወደው ከደቦች ሁሉ ለኔ አንደኛ ነው ብዬ ነው የማስበው አምባሻ አንደኛ ለጨጓራም አይጎዳኝም። ለስለስ ያለም ስለሆነ እዚህ ገዝቼም ወይም ራሴም

ማታ ከስራ በኋላ ምን ታደርጊያለሽ? ማታ ብዙ ጊዜ ከስራ እምወጣው አስራ ሁለት ሰዓት ማታ አስራ ሁለት ሰዓት ስለሆነ ቤት እምደርሰው። ከዛ በኋላ የቤት ስራዎችን ከሰራራሁ በኋላ የመጀመሪያው ስራዬ። መኝታ ክፍሌ ከገባሁ ለመተኛት ከመግባቴ ከገባሁ በኋላ ከመተኛቴ በፊት መጀመሪያ ለነገ ምን መልበስ እንዳለብኝ አስተካክላለሁ። ነገ ምን ልሰራ እንደምችልም ማስታወሻ አለችኝ ማስታወሻ ላይ አቅዳለሁ። እንዳይረሱኝ ብዙ ነገሮች ለነገ እሰራቸዋል ያልኳቸው ነገሮች የትና የት መሄድ እንዳለብኝ ከየት ወዴት እንደምጀምር የቀን ውሎየን እጽፋለሁ ለነገ ማለት ነው። ከዛ ደግሞ የቀን ውሎዬን ዛሬ ያሳለፍኩትን እገመግማለሁ ማለት ነው። ከዛም ደግሞ ሌላኛው ደግሞ ፀጉሬን እጎነጉናለሁ ፀጉሬን ሹርባ እሰራዋለሁ ወይም ለነገ እንዲመችና ነገ ለነገ ሰዓት እንዲቆጥብልኝ እና ፀጉሬ እንዳይቆራርጥ ለሚረዳኝ ቅባት ለመቀባት እና የፀጉር መንከባከቢያ እምጠቀምባቸው ግብአቶችን በመጠቀም ሻሽ አስራለሁ ማለት ነው። ሌላኛው ከባለቤቴ ጋር ደግሞ ስለ ውሏችን እንገመግማለን ስለ ቤተሰቦቻችን እናወራለን ከዛም ለቤተሰቦቻችን ደውለን ደግሞ ቀን ሁሏችን እንዴት እንደነበረ ምን አዲስ ነገር እንዳለ እና አንዳንዴ ቤተሰብ ጉዳዮችን ካወራን በኋላ ደህና እደሩ ብለን ምኞታችንን እንገልጻለን ማለት ነው። ከዛም ወደ እረሳችን መልስ ደግሞ ፊልም ማየት ካለብን በስልካችን በስማርትፎናችን በስማርትፎናችን ስልክ ተጠቅመን ፊልሞችን ከዩቲዩብ ከመተግበሪያዎች ሊሆን ይችላል ብዙ መተግበሪያዎች አሉ ከእነሱ የተስማማንበት ፊልም እናውርድና እናያለን ማለት ነው። ከዛ እያየን ደግሞ ስለ ፊልሙ እያወራን አስተያየት እየሰጠን እንጨርሰዋለን ለማለት ነው። ፊልም ከጨረስን በኋላ ደግሞ ስለ ፊልሙ አጨራረስ እና ስለ ፊልሙ የተሰማንን ምን እንደተማርንበት እናወራበታለን ማለት ነው። ከዛም አሁንም እንቅልፍ ካልመጣን ይሄም ያው ምን እናደርጋለን? መጽሐፎች እናነባለን ማለት ነው። ይሄ እኔ ልብ በወለድ በጣም ነው የምወደውና ልብ ወለድ በጣም ስለምወድ በዙ ጊዜ የማንበብ ልምድ አለኝ እና አነብለትም ስለ ሁሌም ስለማንብለት እሱም እንዳነብለት ስለሚፈልግ ርዕስ መርጠን አሁንም ከስልክ ሊሆን ይችላል ወይም ከመጽሐፍ እና አነብለታለሁ ማለት ነው። ልብ ወለድ አነብለታለሁ ብዙ ጊዜ እኔ እያነበኩለት ስለሚተኛ ቀድሞኝ የመተኛት ልምድ ስላለው ይተኛል ማለት ነው። አሁን እኔም አንብቤ ልብ ወለዴን እረፍት ካስፈለገኝ ያቋረጥኩበት ቦታ ምልክት በማድረግ እተወውና ቲክቶክ ላይ የተወሰነ ሰዓት አሳልፋለሁ ማለት ነው። ቲክቶክ ላይ የማደንቃቸው ቲክቶከሮች አያለሁ እዛ ውስጥ ገብቻለሁ እነሱ ቤት ገብቻለሁ ከዛም አንዳንድ አዳዲስ ነገር መረጃ ስለ ሀገሪቱ ሰላም ሊሆን ይችላል። ማወቅ ያለብኝ ነገሮች እንዳያመልጡኝ መረጃ ሁሌም ስለምከታተል እያየሁኝ ከዛ በኋላ ከእንቅልፍ በፊት ስልክ መዝጋት ስላለብኝ ስልኬን በማስቀመጥ ከራሴ ጋር ውሎዬን እየገመገምኩኝ ነገ ደግሞ ልሰራቸው እምፈልጋቸው ነገሮች ስለ እቅዴ እቅዴ እያሳካሁ ነው አይደለም እሚሉትን የህይወት ውጣ ውረዶች እገመግማለሁ። እነዚህን ካደረኩ በኋላ አሁንም እንቅልፍ ካልወሰደኝ ተነስቼ ደግሞ እጸልያለሁ ደህና እንዲያሳድረኝ በሃይማኖቴ ጸሎት አደርጋለሁ። የሃይማኖት መጽሐፎችን እያነበብኩኝ ከዛም በኋላ ነው መብራት እጠፋለሁ መብራት ከጠፋ በኋላ ለመተኛት እዘጋጃለሁ አሁን ዝግጁ ነኝ ማለት ነው። አሁን ከጸለይኩ በኋላ ምንድነው እማደርገው? ሌሊት ሽንቴን እንዲቀሰቅሰኝ ስለማልፈልግ ተነስቼ ሽንት ቤት በመግባት በመተጣጠብ ጥርሴን በመቦረሽ

በስልክ ገንዘብ ትልኪያለሽ አዎ። አሁን ቴክኖሎጂም ስለተራቀቀ ባንኮችም የራሳቸው የሆነ አሰራራቸውን እያሳደጉ ስለሄዱ። በስልክ ነው እንድንልክም እነሱም የሚመክሩን ለዛም ብዙ ጊዜ ስለሚያስገድደን ቴክኖሎጂው ዘመን ጋር መሄድ እኩል መሄድ ስላለብን እኔም በስልኬ ነው። ገንዘብ የምልከው ገንዘብ የምልከው እንግዲህ ለቤተሰብ እልካለሁ ለበአል ሊሆን ይችላል ለሻይ ትንሽዬ ከደሞዜ ከተረፈኝ ትንሽዬ እልካለሁ ለእናቴ ማለት ነው። ከዛም ደግሞ ለወንድሞቼም እልካለሁ። ከዛም አለፍ ብሎ ደግሞ እኔ የምሰራበት ቦታ ብዙ ክፍያዎች አሉ። እና የራሱ የሆነ የድርጅቱ ክፍያዎች ስላሉ ሰዎቹ ሲከፍሉ በስልክ ነው የሚከፍሉት። እና ሲከፍሉ አንዳንዶች ክፍይልኝ ካሽም ከሰጡኝ በጥሬ ገንዘብ ከሰጡኝ አሰባስቤ። ወደ ከዛ ደግሞ ወደ ድርጅቱ መጀመሪያ ለመረጃ እንድንይዝ ቀድሞ የሚገባው ሌላኛው አካውንት ስላለ። ከዛ ከገባ በኋላ እሱን ደግሞ በስልክ ካሰባሰብኩ በኋላ የእጅ በእጄ የተቀበልኩት ብር ደግሞ ሄጄ ባንኪ ቤት ካስገባሁት በኋላ ገቢ ካደረኩት በኋላ ሁሉንም አሰባስቤ ለድርጅቱ ገንዘብ እልካለሁ ማለት ነው። እንደዚህ ብዙ ጊዜ እንደዛ ስለምንልክ ከዛ በኋላ ምንድነው? ራሱ የሆነ አፕሊኬሽኑን ካለ የባንኩ አፕሊኬሽን ደረሰኝ ይሰጠኛል ማለት ነው። ካልሆነ ደግሞ የላኩበት ላይ ስክሪን ሻት አድርጌ ይዛዋለሁ እንደ መረጃ ደርሰኝ ሆኖ ማለት ነው። እና አሁን ሱቅ ላይ የሚያስፈልጉኝ ግብአቶችን ስገዛ ግዥ ስፈጽም እያንዳንዱ ነገር በስልክ ነው የምልከው ምን ትንሽም ብትሆን ብዙም ብትሆን ተደምራ ደምሬ ከዛ ትራንስፈር አደርጋለሁ ማለት ነው። እና ለዚህም ብዙ ጊዜ እንደዚህ ጥሬ ገንዘብ ስለማልይዝ አሁን ላይ ኢትዮጵያ ላይ በታክሲ ስንጠቀም በጥሬ ገንዘብ ስለምንከፍል። ትንሽ ችግር የሆነብኝ እሱ ነው ምክንያቱም በስልክ ስለምልክ እኔ ጥሬ ገንዘብ ብዙ ጊዜ ስለማልይዝ ታክሲ ልጠቀም ስል ጥሬ ገንዘብ አጣለሁ ማለት ነው። እና ለዚህ መፍትሄ ምንድነው? እያደረኩ ያለሁት ሱቆች ጋር በመሄድ ደንበኞቼ ጋር በመሄድ እንደ ማስቲካ ሊሆን ይችላል ሶፍት ሊሆን ይችላል ብቻ እነሱን በመግዛት ስልክላ ለሃምሳ ብር ከሆነ ሶፍት ለምሳሌ እኔ ግን መቶ ብር አድርጌ በመላክ ሃምሳ ብሩን ተቀብዬ ለታክሲ እገለገልበታለሁ ማለት ነው። እና በስልክ ከመጠቀሜ የተነሳ ጥሬ ገንዘብ እንዳይኖረኝ ሆኗል ማለት ነው። እና ግን ጥቅሙ ከጉዳቱ ይልቅ ጥቅሙ በጣም ወሳኝ ነው። ያው አንዳንድ ጊዜ ደግሞ ምን ይሆናል? ኔትወርክ ስለሚጨናነቅ ላይሰራ ይችላልና እኔ አንድ ጊዜ የሆንኩት አለ ሽንኩርት ወይም አስቤዛ የቤት አስቤዛ ልገዛ በሄድኩበት ሰዓት ካስመዘንኩ በኋላ ልክፍል ሞከርኩኝ ለሰላሳ ደቂቃ ያክል ቆሜ ለማስተላለፍ ሂሳብ ለመክፈል በስልኬ ለመላክ ሞከርኩ አልሰራልኝምና ሳልገዛ የተመለስኩበት ሁኔታ አለ ማለት ነው። ይሄ ትንሽ የሀገሪቱ ኔትወርክ አለመስራትን ያሳያልና ሲሰራ ግን በጣም ቀላል ነው። ብር አልያዝኩም ብለህ አለመግዛት የፈለከውን አለማድረግ አትችልም። እኔ አሁን ጥሬ ገንዘብ አልይዝም ግን በመንገድ በእግረ መንገድ ሲሄድ ወክ በማደርግበት ሰዓት ወይም ቀጠሮ ኖሮኝ የተመለስኩት ያየሁት እቃ የቤት እቃ ሊሆን ይችላል። የሚያስፈልጉኝ ነገሮች ካሉ በድንገት የምፈልገው ነገር ካለ በስልክ ስልኬን በመጠቀም ብር በመላክ የምፈልገውን የቤት እቃ ሊሆን ይችላል የምፈልገውን አድርጌ ካፌም ከተጠቀምኩኝ የምፈልገውን ተጠቅሜ በስልኬ ልካለሁ ማለት ነው። ለዚህም በጣም ጥሩ ነው። በስልክ ገንዘብ መላክ መጀመሩ በጣም ደስ ይላል እና አሁን ላይ እንደ ግዴታም ነው በስልክ ነው ገንዘብ መልክ የምንችለው